ከቤተሰብ ውጪ ጋር ብዙ ባላት እናከብራለን እኛ የኦርቶዶክስ እምነት ተከታዮች ስለሆንን ከኦርቶዶክስ ባእል የሚከበሩ በዓል አሁን የጌታ መወለድ አለ የጌታ መነታት አለ። የጌታ ጥምቀት አለ፣ የጌታ ማረግ አለ፣ እነዛን ባላቶች በሙሉ ከቤተሰብ ውጪ ጋር በደስታ እና በፍቅር በመዝናናት ያን ቀን በማሰብ እናከብራለን።